እሺ ስለ ኪሳራ አንዳንድ ነገሮች እናነሳለን ያው ኪሳራ እንደሚታውቀው በጣም ብዙ ነገሮችን በውስጡ የሚይዝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በጣም ብዙ ኪሳራዎች አለ እንደሚታወቀው በጣም ብዙ ኪሳራዎች ይኖራሉ። በገንዘብ ኪሳራ ይኖራል። በተለያዩ ገንዘብ የምንከስራቸው ኪሳራዎች አሉ እነዚህ ኪሳራዎች ተለያዩ መልኩ የምንከስርባቸው ሁኔታዎች አሉ። አንዳንዴ በገንዘብ እንከስራለን አንዳንዴ ደግሞ በተለያየ መልኩ የምትከስርበት ነገር ይኖራል የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ መልኩ ከገንዘብ የሚከሰር ኪሳራ አለ በተለያየ መልኩ ምንከስራቸው ኪሳራዎች አሉ የሚለውን ነገር ማንሳት እፈልጋለሁ። እና ያው የሰው ልጅ በጣም ብዙ መልኩ የሚከስርበት ሁኔታ አለ በተለይ በዚህ ጊዜ። በገንዘብ ሊሆን ይችላል። በአንዳንድ የገንዘብ ምክንያት ከፍተኛ የሆነ ኪሳራ የሚያስተናግድበት ሁኔታ ይኖራል። አንዳንዴ ደግሞ ገንዘብ የሚከስርበት ሁኔታ ይኖራል። እና ገንዘብ በብዙ መልኩ ልንከስር እንችላለን። ያው የተለያየ መልኩ ገንዘብ ልናጣ የምንችልበት ሁኔታ ይኖራል። ገንዘብ ከስረን ደግሞ በቀጣይ ከገቢያ የምንወጣበት ሁኔታ ሊኖር ይችላል የሚለውን ነገር ማንሳት እፈልጋለሁ ማለት ነው። መልኩ ኪራዎች ወደ በታች የመጡበት ሁኔታ ይኖራል። እነኚህ ኪሳራው ተቋቁሞ ደግሞ መስራት ከእኛ ሚጠበቅ ነገር ነው። መጥተን እና ኪሳራ ከፍተኛ ሁኔታ የምንከስርበት ሁኔታዎችን ነው እንጂ ኪሳራዎች ደግሞ በአግባቡ መቋቋጠም መቻል አለብን ማለት ነው። ምክንያቱም የምንወስደው ሪስክ ተምታተነ መሆን አለበት። ከመተንባራዊ ሪስክ የምንወስድ ከሆነ ነገ ሄደን የምንጎዳው እኛ ነን። እና ይሄንን ነገር ደግሞ ለመቆጣጠር እና እንትን ለማድረግ ወሳኙ ነገር ኪሳራን መወሰን አለብን። በሚለው ነገር ማን ሳትፈልግ አልቀረም በተቻለ ነገሮች አንፃር። ኪሳራን እንዳንከስር በተቻለ አቅም ማድረግ ያለብን ነገሮች ማድረግ ያለብን ጠንቃቄ ማድረግ ካለብን ጥንቃቄ ማድረግ አለብን። መወሰን ያሉብን ነገሮች ካሉ እያንዳንዳቸው ነገር መወሰን አለብን። እና

እና እርዳታ የሚለው ሀሳብ አለና ስለ እርዳታ በጣም ብዙ ነገሮች አሉ እነዚህ የተለያዩ ተግባራቶችን የምናከናውንበት ሁኔታ አለ የተለያዩ እርዳታዎችን የምናቀርብበት ሁኔታ ይኖራል። በተለያየ መልኩ ነው ማለት ነው። እና እነኚህ እርዳታ የምንላችው ነገሮች በተለያየ ሁኔታ ለሰዎች የምናቀርባቸው የተለያዩ እርዳታዎች ይኖራሉ። የተለያዩ እገዛዎች ይኖራሉ። እነዚህ እገዛዎች ደግሞ በተለያየ በገንዘብ ሊሆን ይችላል ሰዎች ልንረዳ እንችላለን፣ ባለን እቃም ሊሆን ይችላል ባለን ንብረት ሊሆን ይችላል። ሰዎችን እርዳታ ልንሰጥ እንችላለን። እኛም ደግሞ እርዳታ ልንቀበል እንችላለን። በተለይ እንደሚታወቀው ሀገራችን የደሃ ከመሆኗ አንፃር በጣም ብዙ እርዳታዎች ከተለያዩ ያለን ተቋማት ከአለም ጤና ድርጅት ሊሆን ይችላል፣ ከአለም የገንዘብ ትብብር ተቋም ሊሆን ይችላል፣ ከአውሮፓ ብርሃን ሊሆን ይችላል፣ ከአሜሪካ ሊሆን ይችላል በጣም ብዙ እርዳታዎችን የምታገኝበት ሁኔታ አለ እና በጣም በብዙ ነው እርዳታ ሀገራችን የምታገኘው እና እነኚህ እርዳታዎች ደግሞ ለተጨባጭ ለተቸገረው ሰው ይደርሳሉ ወይ? ለሚፈለገው አካል ይደርሳሉ ወይ? የሚለው ሌላ ጥያቄ ውስጥ ቢሆንም ማለት ነው እና በጣም በብዙ መልኩ እነኚህ እርዳታዎች የሚሰበሰቡበት ሁኔታ አለ። እነኚህ እርዳታዎች ለማህበረሰብ የሚከፋፈሉበት ሁኔታ አለ። በጣም በብዙ መልኩ እርዳታ ለማህበረሰባችን የሚከፋፈልበት ሁኔታ እንዳለ እናውቃለን አይደለ? እርዳታ ይሰበሰባል። የሆነ ሰዓት እንደውም አስታውሳለሁ እና ትንሽ ቆየት ሊል ይችላል ከፍተኛ የሆነ የስንዴ ምርት ወደ ሀገር ውስጥ ይገባና በየመጋዝኑ ይደረግና ከዛ በኋላ ለተቸገሩ በድህነት ውስጥ ላሉ ለተራቡ ሰዎች እየተባለ ያ ስንዴ የሚከፋፈልበት ሁኔታ አለ። በእርዳታ ይገኝና ማለት ነው። እና በዛ ጊዜ የተቸገሩ ሰዎች ከየቀበሌው፣ ከየወረዳው ይወጣጡና ከዛ በኋላ ሄደው ያንን እርዳታ የሚቀበል የሚሰጣቸው ሁኔታ አለ ማለት ነው እና ያ እርዳታ እንዲሰጣቸው የሚደረግበት ሁኔታ አለ እና በዛ መልኩ ነው እርዳታቸውን እንትን የሚሉት የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ መልኩ ያ እርዳታ ለእነኛ ለሚፈለገው አካል ለሚፈለገው ሰው የሚሰጥበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው እና እነኚህ እርዳታ የምንላችው ነገሮች በብዙ መልኩ የሚሰጡ ነገሮች ናቸው። ለሰዎች የሚሰጡ የሚደገፉ ነገሮች ናቸው የሚለውን ነገር አጽንኦት መስጠት እፈልጋለሁ። ከብዙ ነገሮች አንፃር እነኚህ እርዳታ የምንላቸው ነገሮች ለሰዎች ድጋፍ የሚደረጉ በተቋም ደረጃ ሊሆን ይችላል፤ ከተቋም ዉጪ ሊሆን ይችላል እገዛዎች ናቸው ማለት ነው። እና እነኚህ እገዛዎች በተለያየ ሁኔታ፣ በተለያየ መልኩ የምናደርግበት ሁኔታ አለ የሚለውን ነገር አጽንኦት መስጠት እፈልጋለሁ ማለት ነው። ከብዙ ነገሮች አንፃር እነኚህ እርዳታዎችን ለሰዎች የምናደርግበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና እርዳታ በጣም በብዙ መልኩ ሰዎችን እርዳታን ልንቀበል እንችላለን፣ እርዳታ ልንሰጥ እንችላለን የሚለውን ነገር አጽንኦት መስጠት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው እና እርዳታ በጣም ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና በተለያየ ሁኔታ እርዳታ የምንቀበልበት ሁኔታ አለ። እርዳታን የምናገኝበት ሁኔታ አለ። እርዳታ የምንሰጥበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና እርዳታ ያው ከሰው ሰው ሊለያይ ይችላል። ምናልባት እንደ ሀገር የምንረዳበት ሁኔታ ይኖራል። በርግጥ እርዳታ አስፈላጊ ነው እያልኩኝም ባይሆን ነገር ግን የሰው ልጅ መደገፍ ያለ ነው። እና እርዳታ አስፈላጊ ላይሆን ይችላል። አንዳንዴ እርዳታ ላይ ጥገኛ የምንሆንም የምንኖር አለ ዝም ብለን ሁሌ እርዳታ የምናገኝ ከሆነ መስራት እናቆምና እርዳታውን የምንጠብቅበት ሁኔታ ይኖራል። ነገር ግን እርዳታውን መጠበቅ ሳይሆን መስራት አለብን በምንችለው አቅም መስራት ያሉብን ነገሮች ማከናወን ያሉብን ነገሮች እያንዳንዳቸው ነገር በአግባቡ ማከናወን አለብን። መስራት ያሉብን ነገሮች መስራት አለብን። እና እርዳታ ስናገኝ ደግሞ እርዳታዎችን መቀበል እና ለሚፈለገው አካል ማድረስ አለብን። እኛም ደግሞ የምንረዳ ከሆነ የሚቸግረን ነገር ይኖራል አይደል ሰው ሆነን ሙሉ አንሆንም ሰዎች የሚቸግሩን ነገር ካለ ሰዎች እንዲረዱን እርዳታ መጠየቅ አለብን ሰዎችን እንዲያግዙን እርዳታ መጠየቅ መቻል አለብን በብዙ መልኩ ማለት ነው። እርዳታ በጣም ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና እርዳታዎችን በአግባቡ ብንጠቀም መልካም ነው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር እርዳታ እንደዚህ በብዙ ሀገራችንም እየተደጎመች ያለችበት ሁኔታ ይኖራል። በጣም በብዙ እርዳታዎች ያለንበት ሁኔታ አለ እንደ ማህበረሰብም እርዳታ ነበረ አሁን ግን እንደ ማህበረሰብ የለም እርዳታ የሚባል ነገር የሚሰጥ እርዳታ የለም ያው ምናልባት በገንዘብ ካልሆነ አብዛኛው ነገር አሁን ያለው የገበያው ሁኔታም እርዳታ የሚያሰጥ ነገር አይደለም። ኑሮ ዉድነቱም ማንም ለማንም ተርፎት እንደዚህ በገፍ እርዳታ የሚሰጥበት ሁኔታ የለም። ምናልባት የተቻላቸው ጥቂት ባለሀብት ሰዎች ካልሆኑ በስተቀር አብዛኛው ሰው በሚባል መልኩ እርዳታን እንትን የሚልበት ሁኔታ የለም፤ ለሰዎች እርዳታ የሚሰጥበት ሁኔታ ብዙ አይደለም፤ ያን ያህል ብዙ አናስተውልም እና ነገር ግን ዙሮ ሀገራችን በመረዳዳትም ይታወቃል እና በመረዳዳት በሚል እሳቤ ራሱ ሸንጎ፣ እድር ተቋቁሞ ያዋጡና ከዛ በኋላ ችግር በሚደርስበት ጊዜ ለዛ ሰው እርዳታ የሚሰጡበት ሁኔታ አለና በብዙ መልኩ ስለ እርዳታ ስናነሳ በጣም ብዙ ነገሮች አሉ አንድ ነገር ብቻ አደለም። በጣም በብዙ መልኩ ነው እርዳታን የምንጠቀመው የሚለውን ነገር ማንሳት እፈልጋለሁ። በጣም ብዙ እርዳታዎችም ይኖራሉ። እነኚህን እርዳታዎችም በብዙ መልኩ በአግባቡ የሚጠቀም አስተዳደራዊ የሆነ መዋቅር ካለ እርዳታ ምናልባት ሀገርን ሊገነባ ይችላል ግን ያው ዘለቂታዊ ነው ለማለት ግን አስቸጋሪ ነው ምክንያቱም ስራ ነው ሀገርን ዘለቄታዊ ለዉጥ ሊያመጣ የሚችለው ህዝብ ወደ ስራ እንዲሰማራ ማድረግ ከተመቻች አካባቢ መፍጠር አንፃር ነው እንጂ ከዛ ከሌላ አንፃር ስናየው ግን አስቸጋሪ ነው። ስለዚህ እርዳታ እንደ አስፈላጊነቱ

እሺ አሁን ደግሞ ቀጣይ ምናነሳው ሀሳብ ስለ ስምምነት አሪፍ አሪፍ ሀሳቦችን እናነሳለን ስምምነት ምንድነው ከሚለው ጀምረን? ስምምነትን እንዴት ነው የምንተገብረው የተግባባንበትን ነገር እንዴት ነው የምናከብረው የሚለውን ነገር አንዳንድ ሀሳቦች እናነሳለን። በብዙ መልኩ የተለያዩ ስምምነቶች ይከናወናሉ እንደምናውቀው በጣም የተለያዩ ስምምነቶች አሉ ከሰው ከሰው ጋር የምንሰማማቸው ስምምነቶች አሉ ከግለሰብ ለግለሰብ የሚስማማቸው ስምምነቶች አሉ። ተቋም ለተቋም የሚገቧቸው ስምምነቶች አሉ። በብዙ መልኩ የተለያዩ ስምምነቶች ይኖራሉ። አይደለ እነኛ ስምምነቶች በተለያየ ሁኔታ የምንስማማባቸው ነገሮች አሉ በጣም በብዙ መልኩ ስምምነት ውስጥ የምንገባባቸው ነገሮች አሉ። እና እነኚህ ስምምነት የምንላቸው ነገሮች በተለያየ ሁኔታ በተለያየ ጊዜ ስምምነት ውስጥ የምንገባበት ሁኔታ አለ። የስምምነት የምንለው ነገር በብዙ መልኩ ስምምነትን የምፈጥርበት ሁኔታ ይኖራል። ከሰዎች ጋር ስምምነትን የምፈጥርበት ሁኔታ ይኖራል። እነዚህ ስምምነት የምንላቸው ነገሮች በተለያየ ሁኔታ ስምምነት የምንፈጥርበት ሁኔታ አለ የሚለው ነገር ማንሳት እፈልጋለሁ። ስምምነት ምንለው ዋና ነገር ምንድነው መግባባት ማለት ነው። አንድ ሰው ብቻ አይደለም ስምምነት ይፈጥረው ከሁለት ሰዎች ጋር ደግሞ ሁለት ቡድኖች ነው ስምምነት የሚፈጥሩት ብዙ ጊዜ ማለት ነው። እና ለምሳሌ እኔ ከአንድ ሰው ጋር ተጣለሁ እንበል ወይም ደግሞ መሬት እኔ መሬት አለኝ። ከዛ አንደኛው መሬት ኩታ ገጠም ነው ወይም ደግሞ ድንበር ነን ከዛ ከሌላ ሰው ጋር እና መሬቴን ገፋብኝ ያኛው ሰውዬ ከዛ ሲገፋብኝ እንዴት ትገፋብኛለህ ብዬ ከሰውየው ጋር ጥል ውስጥ ገባሁ። ግጭት ውስጥ ገባሁ ከዛ በአካባቢ ያሉ የገሬ ነው የሚባሉት ያው በገሬ ይታያል ጉዳዩ ማለት ነው። ወደ ገሬ እዩልኝ መሬትን ተገፍቻለሁ ወይ ሰውዬ እንደዚህ መሬትን ወስዶብኛል ተብሎ ብዬ ለገሬ አመለከታለሁ ማለት ነው። ከዛ ገሬ ይሰበሰብና ያንን ጉዳይ ያያል በጥልቀት ምንድነው የተገፋው ምንድነው የተጎዳው የሚለውን ነገር ገሬ የተሰበሰበው ያንን ጉዳይ ያያሉ ማለት ነው። ከዛ በኋላ ያንን ጉዳይ ሲያዩ የተጎድቶ ካየ አልፈሀል ይሉታል። ያኛው ጥፋተኛውን ጥፋተኛ አንተ የዚህን ያህል አጥፍተሃል ስለዚህ የዚህን ያህል መመለስ አለብህ። ብለው ለዛ ሰውዬ ይነግሩታል ከዛ በኋላ ያ ሰውዬ ወደ ቦታው ይመለስና ስምምነት ይደረጋል። በሁለቱም ባለው ጉዳይ በእኔና በገፋኝ ሰውዬ መካከል ወይም ደግሞ በባለ ወሰኔ መካከል ስምምነት ይደረጋል ማለት ነው። ከዛ ያ ስምምነት ደግሞ የጣሰ ሰው የዚህን ያህል እንትን ይገባል ይባላል። የዚህን ያህል ይሄን ያህል ስምምነት ይሄን ስምምነት እየጣሰ ሰው ይዘን ያህል ቅጣት አለበት ከዛ ተመልሶ ደግሞ ጉዳይ ተፈጻሚነት ይኖረዋል ይባላል። እና በዛ መልኩ ነው ብዙ ስምምነቶች የሚደረጉት የሚለውን ነገር ማንሳት እፈልጋለሁ። እና ይሄ ስምምነት በግለሰብ ዙሪያ አነሳው እንጂ በሀገር ዙሪያም በጣም ብዙ ስምምነቶች እንዳሉ እናውቃለን አይደለ። ለምሳሌ በቅርብ ከሁለት በፊት የኢትዮጵያ ፌደራል መንግስት እና የህወሃት ተቃዋሚ ፓርቲዎች የህወሃት መሪዎች የነበረ ግጭት እናውቃለን በትግራይ በአማራ ክልል በአፋርም አዋሳኝ አካባቢዎች ላይ ከፍተኛ የሆነ ጦርነት እንደተጀመረ እናውቃለን። እና ይህ ጦርነት በግርም በአየርም የተነበረ ጦርነት ነው። አብዛኛው የአንድ ሀገር ህዝቦች ነው ጦርነት ውስጥ የገቡትና የተጋጩትና በዚህ ጦርነት ውስጥ በጣም ብዙ የሰው ህይወትን እንደጠፋ እናውቃለን። በጣም ብዙ የሰው ህይወትም እንዳለፈ እናውቃለን። በዚህ ጦርነት ውስጥ ሁለቱም ተጎጂዎች ነበሩን በዚህ መሃል የተጎዱ በጣም ነፍሳቸውን ያጡ አካላቸው የጎደለ አይናቸው የጠፋ ሰዎች አሉ። እና ይሄንን ጦርነት በጣም አስቀያሚነቱን ተረድቶ ወደ ስምምነት የተፈራረሙበት ሁኔታ አለ። በቃ ይሄን ይሄን አላደርግም አንተም ይሄን ይሄን አታደርግ ብሎ ህወሓትና የፌደራል መንግስቱ በደቡብ አፍሪካ የተግባቡ ስምምነት አለ። እና ይህ ስምምነት ተፈጻሚ ሆኖ ሰላም የወረደበት ሁኔታ አለ። እና ስምምነትን ብዙ ጊዜ የምናነሳው ከዚህ ጉዳይ አንፃር ነው ማለት ነው። በብዙ መልኩ በዚህ መልኩ ነው ስምምነትን የሚነሳው። እና ህወሃት እና ፌደራል መንግስቱ በተለያዩ የአለም ሀገራት ስም እንትኖች ጫና እና ደግሞ አማካሪነት ወይም ደግሞ ምንድነው የሚባለው የአደራዳሪነት ወደ ስምምነት መጥቶ ማለት ነው። ከዛ በኋላ ጦርነቱ ጋብ ያለበት እና ወደ ሰላም አየር የመጣንበት ሁኔታ ነበር። እንደምናስታውሰው ፌደራል መንግስቱና የትግራይ ክልል እና የትግራይ አመራር ህወሓት የምላቸው ዝምምነት ፈጠሩ ከዛ በኋላ ተግባቡ ተግባብተው ደግሞ ማድረግ ያለባቸውን እያንዳንዱን ነገር ጠረጴዛ ላይ አስቀመጡ በወረቀት ተስማሙ። በመርህ ደረጃ ተስማሙ ከዛ በኋላ ስምምነቱ ተፈረመ። ተፈጻሚነት ተደረገ ከዛ በኋላ ሰላም የሰፈነበት ሁኔታ አለ። እንደ ሀገር ደረጃ ማለት ነው። እና ይሄ የሀገር ውስጥ ነው ውጪም ሀገር ቢሆን ለምሳሌ ከጎርቤት ሀገር ጋር ብንጣ ቢጣላ አንድ ሀገር ምንድነው የሚደረገው? እነኛ ሁለት የጎረቤት ሀገራቶች ሁለቱም ተበድለናል ነው ሚሉት ይመጡና ከዛ በኋላ መሃል ላይ ሆነው የተበደለና ያልተበደለውን አካል ለመለየት የሚደረግ ጥረት አለ ማለት ነው። ከዛ በኋላ እኔ ተበድያለሁ የሚለው አካል አለ። እኔ አልተበደልኩም ይሄ ነው የተፈጠረው የሚለው አካል አለ። እነኚህ ሁለቱ አካላት ሆኖ አንድ ላይ የሚፈጥሩት ነገር አለ ማለት ነው። በዛ ሁለቱ ሚፈጥሩት ስምምነት አማካኝነት ነው ማለት ነው። ድርድር ተደርጎ ስምምነት የሚደረገው እና አብዛኛው ጊዜ ለስምምነት ድርድር ወሳኝ ነገር ነው። በተለይ በመሃል ላይ ደግሞ አደራዳሪ አካላት መኖር አለባቸው ስምምነት እንዲፈጠር ከተፈለገ። ሁለቱ ስምምነት የሚፈጥር የሚፈልጉ አካላት አደራዳሪዎች ኖረው ሁለቱ ደግሞ ስን ጥልም የፈጠሩ ሰዎች ወደ አንድ ስምምነት ወደሚያግባባቸው ሀሳብ እንዲመጡ ማድረግ የሚቻልበት ሁኔታ ለማለት ነው። ከዛ በኋላ ወደሚያግባባቸው ነገር ስናመጣቸው ሁለቱም ተግባብተው በጉዳዩ ላይ አንድ አይነት አቋም ይኖራችኋል ማለት ነው

እሺ ቀጣይ ደግሞ ስለ ቃለ መጠየቅ አንዳንድ ሀሳቦች እናነሳለን አሁን እንደሚታወቀው ቃለመጠየቅ የምንለው ራሱን የቻለ። ቃለ መጠይቅ የሚደረግላቸው ሰዎች ሊኖሩ ይገባሉ በህይወታቸው። አሪያ ሊሆን የሚችሉ ሰዎች አሉ ቃለመጠየቅ የሚያደርገው ሰው ይኖራል ወይም ደግሞ ጋዜጠኛ ይኖር ይችላል። ከዛ በኋላ ቃለ መጠየቅ የሚደረግለት ሰው አለ ማለት ነው። በመሃል እና እነኚህ ሁለት ሰዎች ናቸው ካለመጠየቅ የሚደረግላቸው ደግሞ የሚያደርጉት ማለት ነው። በብዙ መልኩ። ስለ ቃለ መጠይቅ ስናነሳ በጣም ብዙ ነገሮች አሉ የተለያዩ ሰዎች ለምሳሌ። በቀላሉ ቃለመጠየቅን ስናነሳ ጠቅላይ ሚኒስትራችንን ብናናነሳው ወይም ደግሞ አንድ ባለሀብት ብናነሳ። ያ ባለሀብት ለምሳሌ አንድ ባለሀብት አገራችን ውስጥ አነሳን እንበልና። ያንን ባለሀብት ወደ ተቋም ጠራነው ለሰዎች ያለውን ተሞክሮ ያለውን ጠንካራ ጎን ያለውን የገጠመውን ተግዳሮ። እንዴት ተግዳሮቱን እንዳለፈ የነበረበትን። ችግሮች እንዴት እንደተቋቋመ እንዴት እንዳለፋቸው በሙሉ የምናደርገውን ቃለ መጠይቅ ይኖራል ማለት ነው። በብዙ መልኩ። እነዚህ ቃለመጠየቅ የምናደርግላቸው ሰዎች በህይወታቸው ስኬታማ የሆኑ ሰዎችን ነው አብዛኛው ጊዜ መቼም። እንደሚታወቀው አለም ላይ በህይወታቸው የወደቁ በሆነ ምክንያት ያልተሳካላቸው የወደቁ ሰዎች ታሪክ አይጻፍም አይደል? እንደምናውቀው እኔ እስካሁን አላየሁም። ለሰነፍ የተጻፈ ታሪክ ወይም ደግሞ ለደካማ ለሆነ ሰው የተጻፈ ታሪክ አላየንም። አይደለ እንደሚታወቀው ለጀግና ነው ታሪክ የሚጻፈው ወይም ደግሞ ቃለመጠየቅ የሚደረገው። ለጀግና ነው ወይም ደግሞ ይሄ አለ አይደለ ውጤታማ ለሆነ ስኬታማ ለሆነ ሰው ነው እንጂ። ዝም ብሎ ለማንም ሰው ቃለመጠየቅ አይደረግም ነው የሚታወቀው። ወይ ደግሞ የሆነ ሙያ ኑሮት በሙያዊ ትንተና ሙያዊ እገዛ የሚደረግ አይነት ነገር ከሆነ በቃ ለመጠየቅ ሊደረግ ይችላል እንጂ። ከዛ ውጪ ማን ማንኛውም ዝም ዝም ብሎ የሚኖር ሰው። ቃለመጠየቅ የመደረግ እድሉ በጣም አናሳ ነው የሚሆነው ማለት ነው። እና አብዛኛው። ቃለ መጠየቅ የሚኖረው ለምሳሌ በተለያዩ የቴሌቪዥን ጣቢያዎች ላይ ቃለ መጠየቅ የሚደረግላቸው ሰዎች አሉ የተለያዩ ፖድካስቶች አሉ አይደለ? በዩቲዩብ ላይ በተለይ ዛሬ ዛሬ በጣም ብዙ የሚተላለፉ። ቃለ መጠይቆችን ይደረጋሉ በጣም ብዙ ስኬት በህይወታቸው ስኬታማ የነበሩ ሰዎች። ቃለ መጠይቅ የሚደረግበት ሁኔታ አለ ያ ቃለ መጠይቅ የሚደረግላቸው በጣም በብዙ መልኩ። ያንን ቃለ መጠየቅ የሚደረግላቸው ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና ይሄ ቃለ መጠየቅ እንዴት ነው የሚደረገው የሚለው ነገር ዋናው ነገር ነው። ለምሳሌ ራስን አስተዋውቀልኝ በሚል ሰው ይጀመራል ቃለ መጠየቁ ዛሬ እንግዳችን። ማነው? የሚለውን ነገር እስቲ ራስህን አስተዋውቅልኝ ያኛው ሰውዬ ደግሞ። እከሌ እከሌ እባላለሁ። የዚህ ተቋም የዚህ ድርጅት የዚህ ካምፓኒ ባለቤት ነኝ። በሙያዬ የዚህን ዘርፍ አባል ነኝ ብሎ። የዚህ ዘርፍ ላይ እሷ ላይ ነበርኩት አለኝ ብሎ ያንን ሙያውን ያስተዋውቀናል ማለት ነው። ከዛ በኋላ እኛ። የሚቀጥለውን ጥያቄ እንዴት ወደዚህ ስራ ገባህ እንዴት ወደዚህ ስኬት ማማ ወጣህ የሚለውን ጥያቄ ደግሞ። እኛን እናስከትላለን ማለት ነው። እሱም ደግሞ ያንን ቃለ መጠይቅ በምናደርግልህ ጊዜ። ለሌሎች ትምህርት የሆነ የሚለውን ነገር እያንዳንዱ ነገር ለሌሎች ትምህርት የሆነ ነው የምናቸው እያንዳንዳቸው ነገሮች። እንዲነግረን በቃ በጥያቄዎቻችን እንጠይቀዋለን ማለት ነው። እኔ ያው በነበርኩበት የስራ ዘርፍ በዚህ አድርጌ የነበሩ ብዙ ተግዳሮቶች ነበሩ የመንግስት አካሄድ ነበረ። ግለሰቦች እኔን እንዳይሳካልኝ በጣም ብዙ ጫና አሳድሮብኝ ነበረ። እኔ ግን። በብዙ ጥበብ እና ስልት በመጠቀም ህይወቴን ለማስተካከል። እየታገልኩ ነበር። እንደዛውም ስራዬንም ደግሞ ጎን ለጎን። እስከ ጥግ ድረስ እየሞከርኩ እየሰራሁ ነበረ ብዙ ተግዳሮቶችን አልፌያለሁ። ምናልባት ዛሬ እዚህ ጋር ስታዩኝ እንደዚህ በቀላሉ የመጣሁ ልመስል ይችላል ነገር ግን። በጣም ብዙ ፈተናዎችን በህይወት ውስጥ አልፌ ነው እዚህ የደረስኩት እያለ። እንዲህ አንዳንዱን የህይወቱን ታሪኩን ከሀ እስከ ፐ ይተርክልናል ማለት ነው። ቃለ መጠየቅ ብዙ ጊዜ። በዚህ መልኩ ያደርግናል እንዴ ስኬታማ እንደሆነ ስለ ሰዓት አጠቃቀሙ። ስለ ድርጅት ራዕይው ድርጅቱ እንዴት እንደሚመራ። ምን ምን ስኬት እንዳሳካ የነበረው። ተግዳሮቶችን እንዴት እንዳለፈ የገጠሙትን። ችግሮች እንዴት እንደተወጣ የሚለውን ነገር እያንዳንዱን ነገር ይነግረናል ማለት ነው። እና። እኛም ያንን ከዛ ሰውዬ ንግግር ከዛ ሰውዬ ቃለ መጠየቅ ተነስተን እኛም የራሳችንን። ራሳችንን እንድናይ ወደ ራሳችን እንድንመለከት የራሳችንን ህይወት። እንድናጤን ምን እያደረኩ ነው ወዴት እየሄድኩ ነው። ምን ማድረግ አለብኝ ወደፊትስ የሚለውን ነገር እያንዳንዱን ነገር ለማወቅ። እንትን አቅጣጫ ለማስቀመጥ ይመቸናል ማለት ነው። ምክንያቱም። ሰዎች ከዜሮ ተነስተው ስኬታማ ሆኖ ሀብታም ሆነዋል እኔም ደግሞ ይሆናል። ሞክሬ ታግዬ። ስኬታማ መሆን እችላለሁ። ሀብት ማግኘት እችላለሁ። ገንዘብ ማፍራት እችላለሁ። ብዙ ገንዘብን። ወደ ኪሴ ማስገባት እችላለሁ። ብለን ለራሳችን ቃል የምንገባበት ሁኔታ አለ ማለት ነው። እና። በብዙ መልኩ በዚህ መልኩ ነው እንቅስቃሴያችንን የሚወሰነው የሚለውን ነገር ማንሳት እፈልጋለሁ። እና። በጣም ብዙ ቃለ መጠየቆችን እናደርጋለን። እነዚህ ቃለ መጠየቆች ደግሞ በጣም የሆኑ ሰው ወይ ቃል መጠይቅ አይደለም በህይወታቸው ስኬታማ የነበሩ። የጥበብ ሰዎች ሊሆን ይችላሉ የጤና ባለሙያ ሊሆን ይችላሉ። እንዲሁ ደግሞ ጠቅላይ ሚኒስቴሩ ሊሆኑ ይችላሉ እንዲሁም ደግሞ አንጋፋ አርቲስቶች ሊሆኑ ይችላሉ። እና በጣም በህይወታቸው አንድ ነገሮችን ያሳኩ ሰዎች በብዙ መልካ ለመጠየቅ ይደረግላቸዋል ለሌሎችም ተሞክሮ ይሆናል ማለት ነው። አጠቃላይ

እሺ ቀጣይ ደግሞ ስለ ጫማ እናነሳለን ጫማ ምንድነው? ከሚለው ጀምረን ስለ ጫማ አሪፍ አሪፍ ሀሳቦችን እናነሳለን እና በብዙ መልኩ ያው ጫማ እንደምንጠቀም ይታወቃል አብዛኛው ሰው ጫማ እንደ ሚጠቀምበት ሁኔታ አለ በጣም ብዙ ሰዎች ጫማን የሚያደርጉበት ሁኔታ አለ። በፊት ላይ ምናልባት ወደ ሀገራችን ስንመጣ በጣም ብዙ ሰዎች ጫማን የማይጠቀሙበት ሁኔታ ነበረ ጫማቸውን ብዙ የማይጠቀሙ ሰዎች አሉ በብዙ መልኩ። ጫማ የሌላቸው ሰዎች እና በባዶ እግርም የሚሄዱ ሰዎች ነበሩ በፊቱ ዘመን ማለት ነው። እና ምናልባት አሁን ግን አብዛኛው ሰው በሚባል መልኩ ጫማ ሳያደርግ የሚንቀሳቀስ የለም የሚለውን ነገር ማንሳት እፈልጋለሁ። ብዙ አይነት ያው ጫማዎች እንዳሉ ደግሞ እናውቃለን አይደለ? በጣም ብዙ አይነት ጫማዎች አሉን የጫማዎች ከደህና ከቆዳ ጫማ ጀምሮ ሸራ ጫማዎች አሉ ኮንጎዎች አሉ ሸበጦች አሉ። በጣም ብዙ አይነት ጫማዎች አሉ እና እነዚህ ጫማዎች። በብዙ መልኩ የምንጠቀምበት ሁኔታ አለ በጣም በብዙ ሁኔታ ማለት ነው። አብዛኛው ሰው በዚህ ዘመን አሁን ጫማ የማይጠቀም ሰው በጣም ምናልባት በጣት የሚቆጠር ሰዎች ይሆኑ ይሆናል እንጂ አብዛኛው ሰው ጫማ የማይጠቀም ሰው የለም። የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ ጫማን የማይጠቀም ሰው የለም ሁሉም ሰው በሚባል መልኩ ጫማን የሚጠቀምበት ሁኔታ አለ ማለት ነው። እና ሁሉም ሰው ጫማን በአግባቡ ተጠቅሞ ከቦታ ቦታ ጫማን አድርጎ ነው የሚቀሳቀሰው በባዶ አግሩ የሚሄድ ማንም ሰው የለም ማለት ነው። እና ብዙ መንገዶች ደግሞ አሁን በዚህ ሰዓት አደጋ የሚያደርሱ ነገሮች ይኖራሉ በግር በምንቀሳቀስ ጊዜ ማለት ነው። እና ምናልባት አሁን አንድ ሰው በዚህ ዘመን ጫማ የሚያደርግን ሰው ሂድና አንድ ኪሎ ሜትር በእግርህ ሂድ ብንለው በጣም የሚቸገርበት ሁኔታ አለ። ነገር ግን በድሮ ዘመን ብዙ ሰዎች በእግራቸው በጣም ረጅም ርቀትን የሚሄዱበት ሁኔታ ነበረ ማለት ነው። አሁን አሁን ግን በጣም ብዙ ሰዎች ረጅም እርቀትን በእግራቸው መሄድ የሚቸገሩበት ሁኔታ አለ። ብዙም ሩቅ መሄድ አይችሉም ማለት ነው። በእግራቸው እና በጣም በብዙ መልኩ የሚቸገሩበት ሁኔታ አለ። በተቻለ አቅም ግን አብዛኛው ሰው በሚባል መልኩ በባዶ አግሩ በጣም ብዙ ርቀቶችን የሚሄድበት ሁኔታ አለ። በጣም ይኖራል በበፊቱ ጊዜ ማለት ነው። አሁን ግን ምናልባት ጥቂት ሰዎች ናቸው እንጂ አብዛኛው ሰው በጫማ ነው የሚጠቀመው በጣም ብዙ ጫማዎችን በመጠቀም የሚሄድበት ሁኔታ አለ። በጣም አሪፍ አሪፍ ጫማዎች አሉ። እንደዛውም ደግሞ ሰው አቅሙ የፈቀደውን ያህል አይነት ጫማ ገዝተው አቅሙ እኔ አቅም እዚህን አለው እዚህን አለው መግዛት እችላለሁ። ብሎ አቅሙን ፈቀደ ልክ ኮንጎ ከሆነ ከሁለት መቶ ብር ገዝቶ እንደዛውም ደግሞ ሸበጥ ከሆነ ሁለት መቶ ሶስት መቶን ገዝቶ ቁም ቁም ቁም ደግሞ እንደዛው እየገዛ እንደው ደግሞ ቆዳ ጫማ ከሆኔም እንደዛው ሺህ ቤት እየገዛ ሸራዎችም ሲሆኑ እንደዛው ሺህ ቤት ሁለት ሺህ ሶስት ሺህ አራት ሺህ አምስት ሺህ ብር እየገዛ እንትን የምልበት ሁኔታ አለ ማለት ነው። በዛ በልክ ነው አብዛኛው የሚንቀሳቀሰው ማለት ነው። ጫማን የሚገዛው ማህበረሰባችን እነኛን ጫማ እነኚህን ነገሮች የመጠቀም ጫማን እየገዛ የሚንቀሳቀስበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ ማለት ነው። በብዙ መልኩ ጫማ ነው መጠቀም እና አብዛኛው ሰው የሚቀሳቀሰው ዛሬ ከቦታው ቦታ ማንም ሰው ባዶ ወር የሚቀሳቀስ የለም ማለት ነው። እና ምንድነው? ይሄ ደግሞ ትልቁ ግን ነገራችን ላይ ሊደርስ ከሚችል ማንኛውም አደጋ በቀላሉ ጫማ በማድረግ ያንን አደጋ መቀነስ መከላከል ይችላል የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ጨማማ መጠቀማችን ብቻ በቀላሉ ራሳችንን ከብዙ አደጋ አገራችን ላይ ሊደርሱ ከሚችሉ መወጋቶች መቀለሎች መሰንጠቆች እንደሆነ ደግሞ እግርን ራሱ እስከመቆረጥ የሚያደርሱ አደጋዎችን መከላከል ይችላሉ በተለያዩ መርፌዎች እንዳይወጉን ለበሽታ እንዳነጋለት ራሳችንን መጠበቅ እንችላለን ማለት ነው። በቀላሉ እነዚህን ጫማዎች በማድረግ እና በብዙ መልኩ እነዚህን ጫማዎች በማድረግ ራሳችንን መከላከል የምንችልባቸው ሰፊ ሁኔታዎች አሉ። የጫማዎች በቀላሉ አድርገን ለቦታ ቦታ መንቀሳቀስ የምንችለን ረጅም ርቀት ራሱ ቢሆን ዛሬ ጫማ አድርገን ምንም አይነት እንቅፋት ሳይጎዳን ከቦታ ቦታ በቀላው እንቅስቃሴ መሄድ የምንችልበት ሁኔታ አለ የሚለውን ነገር አጽኖር ማንሳት እፈልጋለሁ። እና በብዙ መልኩ ቦታ ቦታ ተንቀሳቀል የምሰራባቸው የታወች አሉ የተለያየ መልኩ ጫማዎችን የምንጠቅምበት ሁኔታ አለ። ጫማ ከተጠቅመን ደግሞ ከቦታ ቦታ በቀላሉ የምንሄድበት ሁኔታ አለ። እና ጫማ በጣም ወሳኝ ነገር ነው የሚለውን ነገር ማንሳት ፈልገዋል። በብዙ መልኩ ሰዎች ዛሬ ጫማ መጠቀም ነው በቀላሉ ከቦታ ቦታ የሚንቀሳቀሱት። አንድ ሜትር እንኳን አስር ሜትር ሃያ ሜትር እንኳን ቢሆን አለ ጫማ የሚንቀሳቀስ ዛሬ ሰው ማግኘት ከባድ ነው። አሁን በርኩ ጫማ ሳይጠቀም እንቅስቃሴ የለም የሚለው ነገር ማንሳት እፈልጋለሁ ማለት ነው። እና ጫማ ከምንም ነገር በላይ ወሳኝ ነገር ነው የምለው ነገር ማንሳት እፈልጋለሁ። ጫማ እንደው በብዙ መልኩ ብንጠቀም መልካም ነው። አሪፍ አሪፍ። በብዙ መልኩ ጫማዎቻችንን በአግባቡ እንድንጠቀም መልካም ነው። ጫማ ንጽህና እንደው መጠበቅ በጣም አስፈላጊ ነገር ነው። የሚለውን ነገር ማን ሳትፈልግ አሁን አንዳንድ ሰዎች ጫማቸውን ዝም ብሎ ይዣል ይዣል እና በጣም ጥሩ ያልሆነ ሽታ ይኖራል ጥሩ ያልሆነ ማዓዛ ይኖራል ያ ሽታ ደግሞ የሚረብሽበት ሁኔታ አለና እንደዚህ አይነት ነገሮችን ለመከላከል በቀላሉ ጫማችን ንጽህና መጠበቅ አለብን። ጫማችንን ዐድት አድርገን መጠየቅ መቻል አለብን። ብለን መዝረክረክ መቻል የለብንም የሚለውን ነገር ማንሳት እፈልጋለሁ። በተቻለ አቅም ጫማችን እና መያዝ አለብን አደጋ ላይ ወጥቶ ቀምሾ ወይ ደግሞ በተስራ መጠንቀቅ አለብን። እኛም በጫማን በማድረግ በቀላሉ ለምመጡ አደጋዎችን እራሳችን መቆጠብ እንችላለን ማለት ነው። ጫማ በጣም አስፈላጊ እና ወሳኝ ነገር ነው። የሚለውን ነገር አስተውሎ መስጠት እፈልጋለሁ ማለት ነው። እና አብዛኛው ሰው ዛሬ ጫማ ተጠቃሚ ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እንደ ማጠቃለያ ሀሳብ

እሺ ቀጣይ ደግሞ ስለ ዝናብ ጥልቀት ያላቸውን ሀሳቦች እናነሳለን ዝናብ ምንድነው? ጥቅሙ ዝናብ ጠቀሜታዎች ዝናብ ጉዳቶችም ኖራል። አይደለ አንድ ነገር ጥሩ ነገር ይኖረዋል ጥሩ ነገር ይኖረዋል። እና የዝናብ ጥቅሞች ምንድን ናቸው? የሚለውን ነገር ላንሳና የዝናብ ላይ የሚፈጥሩ የሚያመጣብን ተጽዕኖ ውጭስ ምንድን ናቸው የሚለውን ነገር አነሳለሁ። ያው እንደሚታወቀው ዝናብን ስናነሳ በጣም በብዙ መልኩ የተለያዩ ተጽኖች መሆኑን የተለያዩ ጉዳቶችን መሆኑን የተለያዩ ጥቅሞችን መሆኑን ከጎንዮሽ አይደል። እና እነኚህ ጠቀሜታዎች ውስጥ የምናነሳ በሁሉም አልኩ የተለያዩ ጥቅሞችን እናገኛለን። ዝናብ በዝናብ ጊዜ ማለት ነው እና ዝናብ በብዙ ወርቁ የምናነሳበት ሁኔታ አለ። ዝናብ በተለያየ አካባቢ በተለያየ ሁኔታ በተለያዩ ሀገራችን አካባቢው ከፍተኛ የሆነ ዝናብ ይዘንባል። በተለይ ደግሞ ዝናብ ያው የሚታወቀው ወቅቱን ጠብቆ የሚዘንብዘን ዝናብ ነው አይደለ። አብዛኛው ጊዜ ዝናብ የሚዘንበው በክረምት ወቅት እንደሆነ ይታወቃል እና በክረምት ወቅት ከፍተኛ የሆነ ዝናብ የሚዘንበው ሁኔታ አለ። ይሄ ዝናብ ደግሞ አብዛኛው በክረምት ጊዜ በጣም በብዙ አካባቢዎች ላይ ዝናብ የሚያስፈልግበት ሀኪም ሁኔታ አለ። በጣም በብዙ ማለት ነው። እና ከረምት ላይ አብዛኛው አካባቢ ላይ ዝናብ ይዘንባርል ከፍተኛ የሆነ ዝናብ ነው የሚጥለው ከፍተኛ የሆነ ዝናብ ይዘንባል ማለት ነው። በተለይ ከሰኔ እስከ እንደዚህ ያሉ በክረምቶች አካባቢ ላይ በጣም አሪፍ የሆነ ዝናብ አለ በጣም ከፍተኛ የሆነ ዝናብ ነው የሚዘንበው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ከብዙ ነገሮች አንፃር ደግሞ ዝናብ በብዙ መልኩ ነው የሚዘንበው በሀገራችን በጣም በብዙ መልኩ ዝናብ የሚገኙበት ሁኔታ አለ። ይሄ ዝናብ ደግሞ ሰብሎች ለምሳሌ መሬት ይታረሳል አይደል። ከሚያንስ ጀምሮ መሬት ግንቦት መሬት የሚሰልስበት የሚታረስበት ጊዜ ነው። እና የዝናብ ዋናኛ ጠቀሙ በፈጣሪ ገበሬ ፈጣሪን አምኖ ያላሰለፈው መሬት ላይ ዝናብ ሲነብለት እህሉን አውጥቶ ይዘራል እና በሚዘራ ጊዜ ምንድነው የሚሆነው? ያ የተዘራሃል ዝናብ ዘምብለት ያጎነቁላል ያጎነቁልና ይበቅላል። ከበቀልም በኋላ ዝናቡ አሁን እንደሚታወቀው አያቋርጥም ዝናቡ ቀጣይነት ያለው ነው የሚሆነው። እና በዛ ጊዜም ዝናብ የዘንብለት እህሉ እያማረበት እየጎመራ እያማረ እያሸተ ይሄዳል። እና በጣም ደስ በሚል ሁኔታ ነው አዝመረው እያማረበት የሚሄደው። ከዛ አንፃር ስንለኝ አዝመረው በጣም ጥሩ የሆነ እያበበ እያማረበት ይሄዳል። ከዛ አንፃር ስናይ በጣም በብዙ መልኩ አዝመራ ቡቃያው እያማረበት ይሄዳል። ከፍተኛ እንዲያምር የሚያደርገው ደግሞ ትልቁ ነገር ዝናው ነው ዝናው ከሌለ ያው ምንም ሊበቅልም አይችልም። ቡቃየውም ሊያምር አይችልም። እና ያው ዝናብ እንደዛው አይተህ እንደምትወቅድ እንደመሆን ወጠን ዝናብ ጥሩ ሁኔታ ይዘንብለታል የተዘራ ቡቃያ አሪፍ አድርጎ ሲዘንብለት ዝናቡ። ያው ቆያ ደግሞ እያደገ ወድ ላይ ከፍ እያደረጉ ቁመቱ እያደገ ይሄድና ወደ ፍሬ ወደ መሰካት ደረጃ ወደ እምቡጥነት ወደ አበባነት ያደርጋል ማለት ነው። ከዛ በኋላ እንደዛው እያለ ዝና ይዘንብለታል ከዛ ይዘንብለት ጊዜ አዝመራ ወደ ለፍሬ የሚበቃበት ሁኔታ አለ ማለት ነው። እንደውም ደግሞ እንደምታወቁ በበጋ ወጥ ከፍተኛ ከብቶች ይራባሉ። መኖ አይኖርም መኖ የሚጠፋበት ጊዜ ከብቶች የምመገቡ ምግብ አይኖርም። እና በብዙ መልኩ ከብቶች የምመገቡት ምግብ በበጋ በሚያውቁበት ጊዜ ደግሞ በክረምት እንትን የሚሉበት መታ ይኖራል። አይደለ በበጋ ያንን የሚመገቡት ነገር ያጣሉ። የሚመገቡት ነገር ሲያጡ በ እንደሚታወቀው ክረምት ሲመጣ ላይክ ዝናብ ይዘንባሁ እና ዝናብ ይዘንብላችሁ ደግሞ ከብቶች የሚመገቡት ነገር ሳር ይበቅላል ቅጠላ ቅጠሉ ያደርጋል። በተለይ ሳር በጣም በየቦታው ይበቅላል ዝናብ ሲዘንብ አይደለ እህል እንደሚበቅልህ ሁሉ። ቅጠላ ቅጠሉም ሳሩም በየቦታው ይበቅጣል ዝናብ ሲዘንብለት ማለት ነው። እና ከብቶችም መገቡትን ነገ ያገኛሉ ማለት ነው። የሰው ልጅ ብቻ አይደለም። ዝናብ ሲዘንብ የሚያገኘው እና አጽዋቶች ለምሳሌ በበጋ አጽዋት ለአጽዋት እጽዋት ራሱ ብናነሳ እጽዋትንም አነሳው። ስለ እጽዋት ራሱ ብናነሳ አብዛኛው ሰአቶች አሉ አይደለ በበጋ ጊዜ ቅጠላቸው ይረግፋል። በቃ ደረቅ ነው የሚሆነው አየር ንብረቱ ምንም አይነት አረንጓዴ ነገር አይታይም ምድር ላይ እንዳለ ማለት ነው። እና እንዳለ የሚታየው ደረቅ ነገር ነው የሚታየው በበጋ ከዛ ዝናብ ሲዘንብ ግን መሬቱ እንዳለ በአንዴ ነው በቃ ወደ አረንጓዴ እና እየተቀየረ ቅጠሉ እነኚህ እጽዋቶቹ ቅጠላቸውን ያራገፉ ተጽዋቾች በአዲስ አረንጓዴ ቅጠል ያብባሉ። እንዲሁም ደግሞ የደረቀው መሬት የደረቀው ሳር በአዲስ እንደ አዲስ ይነሳ ማለት ነው። ይበቅላል በቃ አፈር ውስጥ የቀረው ሳር በቅል ብሎ እንደ አዲስ ያጨለጭላል። ከዛ ሳሩ ይበቅልሃል ከዛ ለከብት መኖነት ለጥጆች መኖነት ለፍየሮች ራሱ ቅጠል በተለይ ደግሞ ስለ ጽዋት ሳነሳ። ነብያዎች ራሱ ቅጠሮች በጣም ይወጣሉ በክረምት ጊዜ ዝናብ ሰበን ይዘን በጊዜ ማለት ነው ይሄ ሁሉ ነገር። ከዝናብ ነው የሚገኘው ይባላል አይደል ካሱ ነው የሚገኘው የዝናብ ይባላል ብዙ ጊዜ ማለት ነው። እና በጣም በብዙ መልኩ የዝናብ ጠቀሜታ በቃ አውርተን አንጨርሰውም። በተለይ እንደኛ በዝናብ ትገኛለህ ሆነ ሀገር መስኖ በሌለው ሀገር። የዝናብ ጥቅም እየተያዘ አንዳንዱ ፍራፍሬ አታከት ለማልማት እንፈልግ እንዳለ ዝናብ አስፈላጊ ነው። በቃ እያንዳንዱ ነገር ላይ ማለት ነው። ምክንያቱም እኛ በአመት አንዴ ነው የሚመረተው። አብዛኛው ሀገራችን አካባቢ ላይ ጥቂት አካባቢዎችን በስነ ሊጠቀመው እና ከዛ አንቀር ስናየው ጥቂት አካባቢ ብቻ ነው እንጂ የአብዛኛው አካባቢ ዝናብን ተከትሎ ስለሆነ ህልም ሚያዘምረው። ከዛ አንፃር ስናየው ትንሽ የሚከብድ ነገር አለው ማለት ነው። ነገር ግን በሌላ አንፃር ስናየው ደግሞ በጣም ብዙ ነገሮችም አሪፍ ነገሮችም እንዳሉት ማንሳት እንችላለን። ይሄ ብቻ ሳይሆን እንደዛውም በብዙ መልኩ የሰው ልጅም ህይወቱን ለመቀጠል ግድ ዘና ያስፈልገዋል ማለት ነው። እና ዝናብ ከሌላ አስቸጋሪ ነው ምናልባት አንዳንድ ሀገሩ በቴክኖሎጂ ስለቀነው ስለሆኑ። ከመሬት የማያወጣው ይኖራሉ ነገር ግን እኛ ያን አቅም የለንም ዝናብ ወሳኝ ነገር እና ጠቃሚ ነገር ነው። ህይወት ላላቸው ነገሮች